ብስክሌት ትጋልባለህ ለሚለው ጥያቄ? ብስክሌት መጋለብ እችላለሁ በተለይ ከ አስራ ዘጠኝ ዘጠና ስምንት ዓመተ ምህረት ጀምሮ ብስክሌት መጋለብ እችላለሁ የለመዱት ብስክሌት መጋለብ። ከዛሬ ሃያ አመት አካባቢ በፊት ጀምሮ ብስክሌት በደንብ ሙሉ ለሙሉ በጥራቱን የጠበቀ ወይም ጎበዝ ብስክሌት ነጂ ባልሆንም ግን ብስክሌት። የለመድኩት ያው እየተንገዳገድኩም ቢሆን ከዛሬ ሃያ አመት ከአንድ ሺህ ዘጠኝ መቶ ዘጠና ስምንት አካባቢ። ከሁለት ሺህ አካባቢ ጀምሮ ብስክሌት እነዳለሁ። ግን በጣም ጎበዝ የሚባል በተለይ አቀበትና ተራራ የሚበዛባቸው አካባቢዎች ላይ ብስክሌት መንዳት በጣም ያስቸግረኛል ኢነርጂ ስለሚፈልግ ማለት ነው። በተለይ እነዚህ የረዣዥም ብስክሌቶች ፔዳላቸው ለማንቀሳቀስ ስለሚከብደኝ ረዣዥም ብስክሌቶችን ብዙ ጊዜ አልጠቀምም። ያው ብስክሌት እንዳለ በተለይ ቁልቁለት አካባቢ በደንብ ያው ቀላልም ስለሆነ ሀይልም ስለማይፈልግ። ግን እቸገራለሁ በእርግጥ አሁን ላይ ብስክሌት አልጋልብም ምክንያቱም ስራ ጋር በተገናኘ ስለማይመች። ስራ እንውላለን እንገባለን ወጥተን ቤት ነው። ቅዳሜና እሁድ ነው ያለን ትርፍ ሰዓት ቅዳሜና እሁድ ደግሞ ሌሎች ማህበራዊ ጉዳዮች ስለሚይዙን ብስክሌት አንነዳም። አመሰግናለሁ

ልብሶችህ በስርዓት የተቀመጡ ናቸው ለሚለው አዎ ልብሶችህ በስርዓት የተቀመጡ ናቸው? በተለይ ልብስ በሚታጠብበት ሰዓት ወዲያው ልብሶቹ እንደደረቁ አስተካክዬ ቁም ሳጥን ውስጥ አስገባችኋለሁ። ከዛ በኋላ ከቁም ሳጥን እየመረጥኩ ልብሶችን ለማውጣት እንዲመቸኝ በአስተካክዬ ሸሚዞችን ለብቻ አደርጋለሁ ሱሪዎችን ለብቻ አደርጋለሁ። ጃፖኒዎች ሹራቦችን ለየብቻ አደርግና ከዛ በኋላ የምፈልገውን ነገር ተራ በተራ አየው አጣው እለብሳለሁ ማለት ነው። ግን አንድ ቀን ከለበሱት በኋላ መልሼ ሳስገባው የተስተካከሩ ልብሶች ይበላሻሉ ብዙ ጊዜ። ስለዚህ እሱን ለማለት አንድ ልብስ ከሚቆሽ እስከመጨረሻው እስከሚቆሽ ሶስት አራት ቀን አምስት ቀን ለብሼው ከዛ በኋላ ሙሉ ለሙሉ የሚታጠብ ይሆናል ማለት ነው። ስለዚህ ድጋሚ ስለማይለብስ ሌላ ቦታ ቆሻሻ ቦታ ወይም ባስኬት ውስጥ አስገባው ቅርጫት ውስጥ አስገባዋለሁ። ከዛ ድጋሚ አይለበስም ማለት ነው። እንጂ መጀመሪያ ታጥበው እንዱረቁ ልብሶቹ ተስተካክለውና መስመር መስመር ይዘው በስርዓት ይቀመጣሉ ማለት ነው። አመሰግናለሁ

ብዙ ትንሽ ሸሳልፍ እንግዲህ ቃሉ ምናልባትም ትክክል ላይሆን ይችላል ብዬ አምናለሁ። ብዙ ትንሽ ሳለህ ነው የሚለው ይሄ ቃል ደግሞ በአማርኛ የማይታወቅ ቃል ነው እና ምን ማለት እንደተፈለገ በደንብ መረዳት አልቻልኩም። በተለያየ መንገድ መተርጎም ይቻላል ማለት ነገሮችን ትንሻሽሻለህ የሚለውን ትንሸራሸራለህ ለማለት ሊሆን ይችላል? ወይ ደግሞ ሌላ የሚቀርበው ቃል ፈልገን መተንተን እንችላለን ግን እርግጠኛ ባልሆንበት ቃል ላይ ብዙ መተንተን ምናልባትም ትርጉሙን ሊንሻፈፍ ስለሚችል ወይም ደግሞ ትክክለኛውን ትርጉም ልናሳጣው ስለምንችል። ቃሉ የማይገባን ከሆነ ማለፉ ይሻላል ማለት ነው። ስለዚህ እኔም አልፌዋለሁ አመሰግናለሁ

ጠዋት ምን ትበላለህ የሚለው? እንግዲህ ሰዎቹ እንደየሰው አይነት ጠዋት ጠዋት የሚበላው የምግብ አይነት የተለያየ ነው። አንዳንድ ሰው ጠዋት እንጀራ ፍርፍር ሊፈልግ ይችላል አንዳንዶቹ ደግሞ ጠዋት ስጋ ፍርፍር አንዳንዶቹ እንቁላል ፍርፍር አንዳንድ ሰው ወጥም ሊፈልግ ይችላል ሻይ በዳቦ የሚፈልግ ሰው አለ። እና በተለይ ቁርስ ላይ የምንመገበው ምግብ ውሏችንን ይወስነዋል። እና አንዳንድ ሰዎች ለጨጓራ የማይመች ምግብ ጠዋት ላይ ይበሉና ቀኑን ሙሉ ሲታመሙ ሲሰቃዩ ይውላሉ ማለት ነው። ስለዚህ ጠዋት መመገብ መምረጥ ያለብን ለሰውነታችን የሚስማማ ለጨጓራችን የሚስማማና የማይረብሸን ስራችንን በአግባቡ ውጤታማ ስራ እንድንሰራ። ስራችንን በአግባቡ ምን እንድናከናውን የሚያግዘን ጥሩ መግብ መመገብ አለብን። ጥሩ ሲባል እንግዲህ የኢኮኖሚ አቅማችን እንደሚመጥነን ማለት ውድ ምግብ ማለት አይደለም ጥሩ ምግብ ማለት ነገር ግን። ሻይ በዳቦም ከሆነ ውስጣችን የሚስማማን ከሆነ ሻይ በዳቦ እንበላለን። ደረቅ እንጀራ በድቁስ ከሆነ ደግሞ እንበላለን እና እኔ በግሌ በጣም የሚስማማኝ የምግብ ጠዋት ጠዋት ስበላ እንቁላል ፍርፍር በዳቦ ነው ማለት ነው። በዳቦና እንቁላል ፍርፍር በልቼ ወተት ነገር የምጠቀም ከሆነ ጾም ካልሆነ ማለት ነው። እሱ ለሰውነቴ ይስማማኛል ጨጓራዬ ጋር ምንም ነገር አይረብሸኝም። ግን ጠዋት ወጥ ነገር መጠቀም ስለሚረብሸኝ። ጠዋት ጠዋት በዋናነት ስጋ ፍርፍር እንጀራ ፍርፍር ወይ እንቁላል ፍርፍር እጠቀማለሁ ማለት ነው። አመሰግናለሁ

በገበያ ዋጋ መደራደር ትችላለህ ወይ? ለሚለው አልችልም በጣም የሚከብደኝ ነገር ገበያው ውስጥ ሄዶ ዋጋ ተከራክሮ ዋጋ ማስቀነስ ነው። እኔ ለምሳሌ የምፈልገውን ነገር ለመግዛት ገበያ በምወጣበት ሰዓት በዋናነት የምመርጠው ምንድነው የምፈልገውን ነገር አግኝቻለሁ አላገኘሁም የሚለውን ብቻ ነው? ከዛ ውጪ ዋጋውን በጣም ተከራክሮ ማስቀነስ አልችልም በጣም የሚከብኝ ነገር ቢኖር እሱ ነው። እንግዲህ ብዙ ሰዎችን ሳያቸው በጣም በከፍተኛ ሁኔታ መከራከር የሚችሉ ዋጋ ማስቀነስ መደራደር የሚችሉ ሰዎች አሉ። እኔ ግን ዋጋውን ማስቀነስም መደራደርም ብዙ ችሎታ አለኝ ብዬ አላምንም። እቃውን የምወደው ከሆነ ባለኝ ከፍዬ ወደ ቤቴ እመለሳለሁ። እንጂ ዋጋ ለማስቀነስ በዛ ልክ መደራደርና መነጋገር አልችልም ምክንያቱም መጨቃጨቅ ሁሉ ነው የሚመስለኝ እኔ ማለት ነው። መጨቃጨቅ ስለሚመስለኝ አልችልበትም በጣም ይከብደኛል። ስለዚህ በገበያ ዋጋ መደራደር አልችልም። የምፈልገውን ነገር ከመረጥኩ በኋላ የሚሉኝን ዋጋ ምናልባት ትንሽ የሚቀንሱ ከሆነ የተወሰነ እጠይቃለሁ ቀንሱ ብዬ እጠይቃለሁ። ወይም ደግሞ እንደዚህ ልግዘው ብዬ አንዳንዴ በዋጋ ዝም ብዬ የምፈልገውን ዋጋ ልናገር እችላለሁ። ከዛ ውጪ ግን መከራከር እና ዋጋ ማስቀነስ ያስቸግረኛል አመሰግናለሁ

የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? ለሚለው የቴክኖሎጂ ችግር ሲያጋጥመኝ እንግዲህ በአሁኑ ሰዓት መፍትሄ ለመፈለግ የተለያዩ አማራጮች አሉ ከእነኛ አማራጮች መካከል የመጀመሪያው ኢንተርኔት ላይ መፈለግ ነው። ኢንተርኔት ላይ ሲባል ጎግል ላይ መፈለግ ሊሆን ይችላል ዩቲዩብ ላይ መፈለግ ሊሆን ይችላል ቻት ጂፒቲ ወይም አርቲፊሻል ኢንተለጀንስ የሰው ሰራሽ አስተውሎት ቻት ጂፒቲ ጋር መፈለግ ሊሆን ይችላል። እና የቴክኖሎጂዎች ችግር ሲያጋጥመን በእነዚህ መንገድ ችግሩን ለመፍታት እንሞክራለን። ከእነኚህ እነኚህን የማህበራዊ ሚዲያ ወይም የመፈለጊያ መንገዶች ተጠቅመን ችግሩን መፍታት ካልቻልን ግን ከችግሩ ጋር ተቀራራቢ የሆኑ ባለሙያዎች ይኖራሉ ችግሩ መፍታት የሚችሉ ብለን የምናምናቸው ከችግሩ ጋር ተቀራራቢ ስልጠና የወሰዱ ባለሙያዎች ጋር በመሄድ የምክር ችግሩን በማስረዳት እና መፍትሄ እንዲሰጡን የራሳችን ጥያቄ ጠይቀን መፍትሄ ልናገኝ እንችላለን። ከዛ ውጪ ከሆነ ግን ሙሉ ለሙሉ ወደሚመለከተው እና ገንዘብ ተቀብሎ የሚሰሩ ቴክኒሻውያኖች ስላሉ ወደ እነሱ እንወስዳለን ማለት ነው። የጥገና ስራ ለመስራት በዚህ መንገድ ቴክኖሎጂ ችግር ሲያጋጥመኝ እነዚህን ነገሮች አደርጋለሁ። አመሰግናለሁ

በመስመር ላይ ቪዲዮ ትመለከታለህ ወይ ለሚለው? አዎ በመስመር ላይ ቪዲዮ እመለከታለሁ። አሁን እንግዲህ በተለይ አንዳንድ ችግሮች በሚገጥሙን ሰዓት። ዩቲዩብ ጋር በመግባት እነሱን በመፈለግ ለችግሮቻችን መፍትሄ እናገኛለን እና መፍትሄ ለማግኘት ደግሞ መስመር ላይ ነው የማየው ማለት ነው። ያው አሁን ላይ የኢንተርኔት ክፍተት የለም ቢሮ ውስጥም ቁጭ በምንልበት ሰዓት። ኢንተርኔት በአግባቡ ማግኘት እንችላለን ጠንካራ ኢንተርኔት አለ ቤት ውስጥም የዋይፋይ አገልግሎት ስላለ ቤት ውስጥ ቁጭ በምልበት ሰዓትም ኢንተርኔትን እጠቀማለሁ። እና በመስመር ላይ በመሆን ቪዲዮዎችን አያለሁ የተለያዩ ድምፆችን እሰማለሁ የተለያዩ እንቅስቃሴዎችን ማህበራዊ ሚዲያ አከታተላለሁ ማለት ነው። ስለዚህ በዚህ መንገድ በመስመር ላይ ቪዲዮ እመለከታለሁ። ቪዲዮ ስመለከት ግን እንዲሁ ዝም ብሎ ተራ የሆነ ቪዲዮ ሳይሆን ትምህርታዊ የሆኑ ቪዲዮዎች በጣም አስፈላጊ ለችግሮች መፍትሄ የሚሰጡኝ ቪዲዮዎችን። ትኩረት አድርጌ እመለከታለሁ እንጂ ሌሎች ቪዲዮዎች ጋር ጊዜዬን እና ሰአቴን አላጠፋም ማለት ነው። አመሰግናለሁ

የስራ አሰራሮችን ትከተላለህ? ለሚለው አዎ የስራ አሰራሮችን እከተላለው። አንድን ስራ በምንሰራበት ሰዓት አሰራሩን ተከትለን ስንሰራ የራሱ የሆነ ጥቅም አለው ስራችን ውጤታማ ይሆናል። ስራችን በጣም አጥጋቢ በሆነ መንገድ መስራት እንችላለን። ጊዜንን በመቆጠብ እንችላለን ምክንያቱም ውጤታማ ስራ በአጭር ጊዜ ውስጥ መስራት እንችላለን ሂደቱን ተከትለን በምንሰራበት ሰዓት ከዛ ውጪ ግን የስራ አሰራሮችን የማንከተል ከሆነ በዘፈቀደ ቅደም ተከተል የሚፈልጉ ስራዎችን በቅደም ተከተል ላንሰራ እንችላለን። ያን ለአንዱ ግብአት የሚሆን ነገር ለአንዱ ውጤት ሊሆን ይችላል። ወይም የአንዱ ውጤት የሆነ ነገር ለአንዱ ግብአት ሊሆን ይችላል እና እሱን ቅደም ተከተል ሰጠን ላንሰራ እንችላለን ማለት ነው። የአሰራር የስራ አሰራሮችን በማንከተል ከሆነ ማለት ነው። ስለዚህ የስራ አስራሮችን እከተላለው አመሰግናለው።